ስንት ቋንቋ ትችላለህ ለሚለው እኔ በብዛት የአማርኛ ነው የምጠቀመው የምችለውም እንዲሁም ደግሞ እንግሊዘኛ አንዳንድ ጊዜ እና እንዲሁም ደግሞ በትምህርት ደረጃ ላይ እንግሊዘኛን ሰፋ አድርጌ እችላለሁኝ። በብዛት ደግሞ አማርኛም በቃ መግባቢያ ቋንቋዬ ነው።

ስንት? ብርድ ልብስ ትጠቀማለህ ለሚለው አሁን ሙቀትና በሙቀትና በቅዝቃዜ ሰዓት አንድ አይነት ልብስ ስለማይለበስ። በሙቀት ሰዓት ሳሳ ሳሳ ያሉ ብርድ ልብሶችን እጠቀማለሁኝ። በቅዝቃዜ ወይንም በብርድ ሰዓት ደግሞ ወፍራም ወፍራም ብርድ ልብሶችን እጠቀማለሁኝ። እንዲሁም ለቅዝቃዜ ወይንም ለብርድ ሰዓት በሁለት ሶስት ደራርቤ እለብሳለሁኝ።

ሹራብ መስፋት ትችላለህ ለሚለው? ሹራብ መስፋት አልችልም ምክንያቱም የወሰደኩበት ልምድ በዚህ ስላልሆነ። ሹራብ መስፋት ላይ ብዙም ችሎታው የለኝም። እና ሌላ ሌላ ስራዎችን እንጂ የምሰራው ሹራብ መስፋት አልችልም።

ቅጽል ስም አለህ ለሚለው ቅጽል ስም የለኝም እንደዚሁ አሁን በምጠራበት ብቻ ነው ማለት ቤተሰቦቼም ጓደኞቼም እንደ አጠቃላይ በቃ የምትጠራበት ስሜ ይሄ ብቻ ነው። እንጂ ቅጽል ስም እንኳን የለኝም።

ትንኞች በአካባቢዎ አሉ ለሚለው? ግቢ ላይ በንጽህናም ስላለ ንጽህና ስለምንጠብቅ ግቢ ላይ ግቢ ውስጥ የለም። ግን ውጭ ላይ እንደዚሁ ቆሻሻም ሲጥሉ ምን ሲሉ በቃ? አንዳንድ ጊዜ ውጭ ላይ አይቼ አውቃለሁኝ።

ብስክሌት ትጋልባለህ ለሚለው? የብስክሌት ጋልቤ ወይንም ደግሞ ልምዱ የለኝም። ልምዱ ስለሌለኝ ጋልቤ አላውቅም። ምክንያቱም ልምዱም እስከሌለኝ ድረስ። አዎ ይሄም ወይንም ጋልቤ አላውቅም ማለት ነው።

ስንት ኢሜልን ትልካለህ? ለሚለው በሳምንት ሶስት ጊዜ እልካለሁኝ። ምክንያቱም በትምህርት የትምህርት ዘርፎችን በሚመለከት መልኩ ለጓደኛ እልካለሁኝ። እንዲሁም ደግሞ የተለያዩ ኢሜሎችን የሚያስፈልጉትን እልካለሁ።

ጼም ታቆያለህ ለሚለው? እኔ ሴት ነኝ ጼም የለኝም። ያው እንደዚሁ እንደ ሴትነቴ። ፀጉር ነው ፀጉር አሳድጋለሁኝ። መቸም ያው ለሴት ልጅ ውበት ስለሆነ ፀጉሬን አቆያለሁኝ።

የሸክላ እቃዎችን ትጠቀማለህ? ለሚለው አዎ እጠቀማለሁኝ። ለምሳሌ የሸክላ ድስት። ለወጥ መስሪያነት እጠቀማለሁኝ። እንዲሁም ደግሞ ጀበና ጀበና ደግሞ ለቡና ማፍያ። ለእንጀራ መጋገሪያ ደግሞ ምጣድ የሸክላ ምጣድ እጠቀማለሁኝ። እና የሸክላ እቃዎችን እጠቀማለሁኝ

የምትወደው ሽታ ምንድነው ለሚለው? እኔ የምወደው ሽታ። ለምሳሌ የሎሚ የሎሚ ሽታ ደስ ይለኛል። እንዲሁም ደግሞ ዶደራንት ሽቶዎች። የውጭ ሽቶዎች በተለይ በጣም ደስ ይሉኛል።

ወደ ስራ ቦታ ትሄዳለህ ለሚለው? አዎ። ስራ ቦታ እሄዳለሁኝ ከሰኞ እስከ አርብ ባሉት። የራሴ የሆኑ የመንግስት ተቋማት ስራ። እሄዳለሁ ቅዳሜና አሁድን ደግሞ ማህበራዊ ኑሮ የሚባል አለ። እነዛን ቅዳሜና አሁድን በመሄድ አከናውናለሁኝ።

የምታስታውሰው ልዩ በዓል አለ ነው የሚለው? አዎ የማስታውሰው ልዩ በዓል አለ። አዲስ አመት እንዲሁም ደግሞ ገና። እንደዚሁም ደግሞ የልደቴ ቀን። የተለያዩ በቃ በጣም ብዙ ብዙ ደስ ደስ የሚሉ ቀናቶችን እንደ ፋሲካ በዓል። እንዲሁም ደግሞ ከአንዳንድ የገብርኤል የማርያም የምንላቸው በጣም የጥምቀት በዓላቶች አሉ።

እህል መፍጨት ታውቃለህ ለሚለው አዎ እህል መፍጨት አውቃለሁኝ። በባህላዊ ስንሄድ እነዚህ የተለያዩ ጥራጥሬዎችን ቀለል ቀለል ያሉ በእጄ የምንፈጫቸው ማለት እና ቅመማ ቅመሞቼን ምናምን እፈጫለሁኝ። እንዲሁም ደግሞ በኤሌክትሪክ ይሄ ዋናው ወፍጮ በዛ ደግሞ ጤፍ ሽሮ በርበሬ ምናምን እፈጫለሁኝ።

ሳህኖችን መታጠብ ትወዳለህ? ለሚለው አዎ አጥባለሁኝ። ምክንያቱም የቆሸሹ ሳህኖችን ጽዳት እንዳያገኙ በጥሩ ሁኔታ አድርጌ በፈሳሼ ሳሙናዎች እንዲሁም በ አጃክስ በምንለው በደንብ አድርጌ ንጹህ እንዲሆኑ አጥባለሁኝ። እንዲሁም ሳህኖችን መታጠብ እወዳለሁ

ጭንቀት ሲሰማህ ምን ታደርጋለህ ለሚለው? ጭንቀት እ ጸጥ ወደ አለቦታ ወይንም ረግረጋማ ቦታዎቼ ሳር የሆኑ ዛፎች ምናምን አሉበት ቦታ ሄጄ ብቻዬን ጸጥ አለ ቦታ ራሴን ማረጋጋት ጭንቀቱን እንዲለቀኝ እንደውም የሆኑ ነፋሻ ቦታዎች። ላይ ሄጄ ራሴን ጭንቀቱን እንዲለቀኝ አደርጋለሁኝ።

የምትወደው ቀለም ምንድነው? ለሚለው እኔ የምወዳቸው ቀለማቶች ዕሮዝ ቀለምን እወዳለሁ እንዲሁም አረንጓዴን ቢጫን እንዲሁም ደግሞ ቀይ ቀለማትን እወዳቸዋለሁም እንዲሁም ደግሞ በተለያዩ በጫማም ይሁን በልብስም ሆነ እነዚህን ቀለማቶች እየተጠቀምኩኝ አደርጋቸዋለሁኝ።

በቀን ምን ያህል ውሃ ትጠጣለህ ለሚለው? አዎ እኔ በቀን ከሁለት ሊትር እስከ ሶስት ሊትር ባለው እጠቀማለሁኝ ግን በቋሚነት ሁለት ሊትር እጠቀማለሁ። ምክንያቱም በጤናም ዙሪያ አዎ ይመከራል ውሃ መጠጣት ለኩላሊትም ጠቃሚ ስለሆነ። በጣምም ሳይበዛ በጣምም ሳያንስም ውሃ መጠጣት ይመከራል።

መዘመር ትወዳለህ? ለሚለው አዎ መዘመር እወዳለሁኝ ቤተክርስቲያን ሲሄድ የቤተክርስቲያን መዝሙሮችን በጣም መዘመር እወዳለሁ። እንዲሁም ደግሞ ቤት ውስጥ እያለሁኝ። እንደዚሁ በእንጉርጓሮ መልክ። ምናምን በቃ እንደዘ እዚሁ አንጎራጉራለሁ እዘምራለሁኝ። እና መዘመር እወዳለሁ

ማብሰል ትችላለህ ለሚለው? ያው የተለያዩ አሁን ለምሳሌ እንጀራ ሊጥ ተቦክቶ ሲበስል ነው እንጀራ ሚሆን እንጀራ አበስላለሁ። እየተለያዩ ደግሞ በምግብ እንደዚሁ በምግብ ዙሪያ ጥብሶችን የተለያዩ አትክልቶችን ምናምን እሰራለሁ። እና ማብሰል እችላለሁኝ።

አዎ ሽቶ ትጠቀማለህ ለሚለው ሽቶ እጠቀማለሁ። እናም በተለይ አጥቤ ከታጠቡ በኋላ ታጥቦ ከደረቁ በኋላ ሽቶ እየረጨሁኝ አጣጥፌ ማስቀመጥ በጣም ደስ ይለኛል። ማለትም በቃ ተረጭቶ የተቀመጠን ልብስ አንስቼ ስለብስ በጣም ደስ ይለኛልና። ሽቶ በጣም እጠቀማለሁ

የምትወደው አትክልት ምንድነው? ለሚለው የተለያዩ አትክልቶችን እንዲሁም እንደ ቆስጣ ሰላጣ ድንች እንዲሁም በቃ የተለያዩ የአትክልት ዘሮችን በጣም ይመቸኛል። እንዲሁም እነዚህን እጠቀማለሁ

በጀት አስተዳድር በጀት ታስተዳድራለህ ወይ ለሚለው አዎ አስተዳድራለሁኝ። ለምሳሌ በቤት ውስጥ የኑሮ አያያዝ። እንዴት እንደሆነ። ማንኛው ቀዳሚ እንደሆነ ማንኛው ተከታይ እንደሆነ። እንዴት እንደው በቃ ትንሽ ትልቁን አውቄ። ሁሉን ነገር በቅደም ተከተል አድርጌ በጀት አስተዳድራለሁ።